በዶቄ መፍጨት አውቃለሁ። ዶቄ የምንጠቀመው ዳቦ ለመጋገር ወይም ደግሞ ወጥ በምንሰራበት ጊዜ ዱቄቱን ለማዘጋጀት እህሉን በቅድሚያ በሚገባ መልኩ በጥንቃቄ እናዘጋጅና ወፍጮ ቤት ወስደን ወደ ዱቄትነት እናስቀይራለን። ዱቄቱንም ካመጣን በኋላ ለምንፈልገው ምግብ በሚመለከተው መንገድ እናዘጋጃለን። ከዱቄት ብዙ ነገር መስራት ይቻላል። ከስንዴ ዱቄት ዳቦ እንጀራና ቲናንሽ ብስኩቶችን ማዘጋጀት ይቻላል። ከሽሮ ዱቄት ደግሞ ወጥና የመሳሰሉትን እንሰራለን።

በልጅነቴ የኖርኩበት መኖሪያ ቤት ትልቅ የሚባል ቤት ነው። ሁለት መኝታ ክፍል አንድ መጸዳጃ ክፍል እንዲሁም ደግሞ ራሱን የቻለ ማብሰያ ክፍል አለው። ከዚህ በተጨማሪ ደግሞ ግቢ ውስጥ ሌሎች ትናንሽ ክፍሎች አሉ። እነሱ ክፍሎች ውስጥ የተለያየ ስራ ይሰራል። ለምሳሌ ዳቦ ወይም ደግሞ እንጀራ በቅጠል ወይም በእንጨት ይጋገራል። ሌሎች የሚፈጩና ዱቄት የሚደረጉ ምግቦችም እነዛ ክፍሎች ውስጥ ይሰራሉ።

የምወደው ፊልም ኮሜዲ ወይም ደግሞ አስቂኝ ፊልሞችን ነው። ብዙ ጊዜ ፊልም ስመለከት ምርጫዬ ኮሜዲና አስቂኝ የሆኑ ፊልሞችን ነው። ምክንያቱም እኔ አይምሮዬ በስራ ወይም ደግሞ በሌላ ነገር ከተጨናነቀ አስቂኝ ፊልሞችን ስመለከት ደስታን ይሰጠኛል እዚያ ላይ የሚሰሩ አክተሮችም ቢሆን እንዴት አድርገው እንደሚስቁና ሳቅን እንደሚፈጥሩ መመልከት ያስደስተኛል። አሳዛኝና ወይም ደግሞ ድብድብ የበዛበት ፊልም መመልከት ምርጫዬ አይደለም ምክንያቱም በጣም ስለማዝን ደስተኛ አልሆንም። ስለዚህ ሳቅ የበዛበትና ቁም ነገርም የሚያስጨብጥ ፊልም መመልከት እወዳለሁ

የቀረ ምግብ አልበላም። እኔ አሁን ወደ ስራ ስሄድ ምግቤን በምሳቅ ይዤ እሄዳለሁ፤ ነገር ግን ጨርሼ የማልበላው ከሆነ ለ ወደ ደጅ አውጥቼ ለሌሎች እንስሳት ለድመት ወይም ለውሻ እሰጠዋለሁ። ምክንያቱም ስለሚቀዘቅዝ የቀረ ምግብ መብላት አልወድም። ቤት ውስጥ በምሆን ሰዓት ግን የቀረ ምግብ መብላት እችላለሁ። ምክንያቱም እንደ አዲስ አሙቄ ወደ ነበረበት ስለምመልሰው ጣእሙም አይቀየርም፤ እና መብላት እችላለሁ። የቀረ ምግብ ግን ቀዝቃዛ ከሆነ ስበላው ሆዴ ላይ ምቾት አይሰጠኝም። ውሃም ስለማልጠጣበት ደስተኛ አያደርገኝም።

የቪዲዮ ጥሪ አደርጋለሁ እኔ ለስራ ጉዳይ የተለያየ አካባቢ በሚሄድበት ሰዓት የቪዲዮ ጥሪዎችን አደርጋለሁ ምክንያቱም ደግሞ በአካል የማላገኛቸውን ሰዎች በቪዲዮ እመለከታለሁ ቤተሰቦቼንም በቪዲዮ ጥሪ አናግራቸዋለሁ። ታዲያ በይነ መረብ ላይ ስለምሆን ጥሩ ግንኙነት ይኖረናል። አይናቸውን እያየው ማውራት ያስደስተኛል። እነሱም እኔን ሲያዩ ደስተኛ ይሆናሉ

በመስመር ላይ እማራለሁ የተለያዩ ትምህርቶችን በአሁን ጊዜ መስመር ላይ በቀላሉ ስለማገኛቸው። በቀን አንድ ጊዜ አንድ ትምህርት እማራለሁ ይህ ደግሞ ለምሰራው ስራና ወደፊትም ለማደርጋቸው አንዳንድ ነገሮች ይጠቅመኛል። ለምሳሌ በመስመር ላይ በተማርኩት መሰረት ኦንላይን ገንዘብ መስራት ያስችለኛል። ይህም ደግሞ እውቀቴ እንዲጨምርና በስራዬም ውጤታማ እንደሆን ረድቶኛል። በመስመር ላይ መማር ብዙ ነገሮችን ለማግኘት ይረዳል። ጊዜን እና ቦታን ሳይቆጥቡ በተገኘው አጋጣሚ ሁሉ በመስመር ላይ መማር ይቻላል። ምክንያቱም ወደ ክፍል ወይም ትምህርት ቤት መሄድ አያስፈልግም። አንዳንዶቹ ክፍያ ይጠይቃሉ። ብዙ ጊዜ በነፃ የሚገኝበት ቦታም አለ። አጫጭር ትምህርቶችን ከተወሰድን በኋላ ሰርተፍኬት ይሰጣሉ። ሌላ ቦታ ስራ ለማመልከትና ለመወዳደር ይጠቅማል። በአሁን ላይ ብዙ አይነት የማናውቃቸው የትምህርት አይነቶች በመስመር ላይ ይሰጣሉ። እነሱን መማር እውቀትን ለማስፋት ይረዳል። ከትምህርቱም ለሌሎች ለማካፈል ያግዛል። ስራ ላይም ጥሩ ውጤት ለማምጣት ይረዳል። እኔም በመስመር ላይ በተማርኩት እና ባገኘሁት ሰርተፊኬት አንዳንድ ስራዎችን አመለክታለሁ። በዚህም ደግሞ ውጤታማ ለመሆን ችያለሁ

ስልኬን በቀን አንድ ጊዜ እሞላለሁ— እኔ ብዙ ጊዜ ስልኬ ላይ ምንም ነገር አልጠቀምም። ማለትም ስልክ ሲደወልልኝ አነሳለሁ የምደውለው ነገር ካለ እደውላለሁ ስለዚህ ብዙ ጊዜ ባትሪ አይጨርስም ስለዚህ በቀን አንድ ጊዜ እሞላለሁ። ሲያልቅብኝ ግን መሃል ላይ ልሞላ እችላለሁ። አንድ ጊዜ ከሞላሁት በኋላ ለሃያ አራት ሰዓት ያገለግለኛል ምክንያቱም ባትሪው በጣም ጥሩ ነው የስልክን አቅም የሚቀንሰው የተለያዩ መተግበሪያዎችን ስንጠቀም ነው እኔ ደግሞ እነዛን መተግበሪያዎች አሁን ላይ አልጠቀምም። ድሮ ላይ ምንም ስራ ስላልነበረኝ ረጅም ሰዓት ስልኬ ላይ አሳልፍ ነበረ በዚህም ደግሞ ባትሪው ቶሎ ስለሚያልቅ በቀን ሁለትም ሶስት ጊዜም እሞላለሁ አሁን ላይ ግን ምንም ነገር ስለማልጠም— ባትሪ ቶሎ አያልቅብኝም ስለዚህ በቀን አንድ ጊዜ ነው የምሞላው። ሌሎች ጊዜ ግን ራሱን የቻለ መተግበሪያው ባትሪውን ስለሚጨርሰው አጠፋዋለሁ ስለዚህ አንዴ መሙላት ይጠቅመኛል።

ቅሬታዎችን የማስተናግደው በጀመሪያ ስለ ቅሬታው በቂ መረጃ አሰባስባለሁ ከዛም የሚመለከተው አካል ስለ ቅሬታዎቹ እንዲያውቁት አደርጋለሁ። አንዳንድ ጊዜ ቅሬታው አግባብ ካልሆነና ከህጉ ውጪ ከሆነ በእርጋታ ለማስተናገድና ለማስረዳት እሞክራለሁ። ነገር ግን ቅሬታው አግባብ ከሆነ በሚመለከተው መንገድ አስተናግጄ ይቅርታንም እጠይቃለሁ ሰዎቹም ጉዳያቸው በሚገባ እንዲፈጸምላቸው አቅጣጫ እሰጣለሁ በዚህም ደግሞ ምስጋናንና ጭብጨባን አተርፋለሁ። ሰዎች በስራ ቅሬታ እንዲያቀርቡ አልፈልግም። ስራ በጥንቃቄ መሰራት አለበት። ቅሬታ ያለበት ሰውም አግባቡን ተከትሎ ማቅረብ ይችላል። መፍትሄም ይሰጠዋል። ከመፍትሄ በኋላ ደግሞ ሌሎች እርምጃዎች ይመጣሉ። ማስተካከል ያለበትን ነገር እንዲያቀርብ በጊዜ ይገደባል። ከዛ ጊዜ ካለፈ ሌሎች ሰዎች ቅሬታ ስለሚያቀርቡ እንደ አዲስ ይታያል

በመንገድ ላይ ምግብ እገዛለሁ። አንዳንድ ጊዜ ረጅም መንገድ በምሄድ ሰዓትና ምሳ እቃ ወይም ደግሞ ምሳዬን ካልያዝኩኝ ከመንገድ ላይ ምግብ እገዛለሁ። ግን ጥንቃቄ አደርጋለሁ። የመንገድ ላይ ምግቦች ብዙ ጊዜ ዘይት ይበዛባቸዋል። ይሄ ደግሞ ለጤና ጥሩ አይደለም። ስለዚህ በጥንቃቄ መርጬ ዘይት ያልበዛበትን የመንገድ ላይ ምግብ እገዛለሁ። አንዳንድ ጊዜ ደግሞ በጣም ከራበኝ እነዛን የመንገድ ላይ ምግቦች ገዝቼ ወደ ቤቴ ይዤ እቤት ቁጭ ብዬ እበላለሁ። ግን ሁሌም ምርጫዬ ምግብን ቤት ውስጥ ማብሰል ነው። ቤት ውስጥ የበሰለ ምግብ መንገድ ላይ ከሚሸጠው የተሻለ ጣዕምና ጥራት ይኖረዋል። ምክንያቱም ዘይትና ጨው በመጠኑ ስለሚደረግ እንዲሁም ደግሞ መጠኑም አነስተኛ ስለሚሰራ ጣፋጭ ይሆናል። ለጤናም ተስማሚ ነው። አስገዳጅ ሁኔታ ከሌለ በስተቀር ከመንገድ ላይ ምግብ አልገዛም። እንዳልኩት ከራበኝ ወይም ምሳ ካልያዝኩኝ ግን ከመንገድ ላይ እገዛለሁ። ጥንቃቄ በተሞላበት በሽታ የሚያመጡ ዘይቶች አሉ። ይህ የሚሆነው ተደጋጋሚ ሲሰራበት ነው። ይህንን ደግሞ መለየትና መጠንቀቅ ያስፈልጋል። ዘይት ከመጠን በላይ ከተጠበሰ ለጤና ጎጂ ነው። እንዲሁም ደግሞ አቧራና ሌሎች ቆሻሻዎች ከምግቡ ጋር ከተገናኙ ሆድ ያሳምማሉ። ለልጆች በተለይ ጥሩ ያልሆነ ምግብ ነው። መንገድ ላይ ምግብ ሲሰራ ጥንቃቄና ንጽህናን ይፈልጋል። ልጆች ደግሞ በመንገድ ላይ ምግብ ይሳባሉ። እንዲገዛላቸውም ይጠይቃሉ። ወላጆችም ከመጨነቅ ብለው ይገዛሉ። ጥንቃቄ ማድረግም ያስፈልጋል።

የምወደው መተግበሪያ ቴሌግራም ነው። እሱ ላይ ጓደኞቼን፣ ቤተሰቦቼን እና የማውቃቸውን እንዲሁም ደግሞ የስራ ባልደረቦቼን በቀላሉ ማግኘት እችላለሁ። የተለያዩ መረጃዎችን እንለዋወጣለን ድሮ ፋይሎችን የምንይዘው በፍላሽ ነው። አሁን ላይ ግን በቴሌግራም ማንኛውንም ነገር መላላክ እንችላለን። የመልእክትና የቪዲዮ ጥሪዎችንም እናደርጋለን። በዚህም ደግሞ በቀላሉ ከሰዎች ጋር ለመገናኘት ያግዘናል። የተለያዩ ግሩፖዎች ውስጥ ገብተን ዜናዎችን ትምህርቶችን እና መዝናኛዎችን እንከታተላለን። ሙዚቃም ማዳመጥ ይቻላል። እኔ ከሌሎቹ መተግበሪያዎች በተለየ እወደዋለሁ። ምክንያቱም ደግሞ ስልኬ ላይ ያሉ ጓደኞቼንም ሆነ ቤተሰቦቼን በቀላሉ በአንድ ጥሪ እንዳገኝ ይረዳኛል። መልእክቶችንም በፈጣኑ ለማስተላለፍም ያግዘኛል። ሰዎችም ብዙ ጊዜ ይህንን ይመርጣሉ። ሌላ መተግበሪያ ሳያስፈልግ በቀላሉ ለመገናኘት ያግዛል። ብዙ ጊዜ የመበላሸት እድልም የለውም። ስልክ ላይም ብዙ ቦታ ስለማይዝ ረጅም ጊዜ ለመጠቀም ያስችላል። ጓደኞችንና ቤተሰቦችንም በአንድ 'ግሩፕ' አገናኝቶ የየእለት ውሏችንን ለመወያየት ያስችለናል። የስራ ቦታ ላይም ያሉ የስራ ማስታወቂያዎችን እና ሌሎች ሁነቶችንም በእሱ እንለዋወጣለን።

ጫጫታ ያለበት ቦታ መሆን ብዙ ደስ አይለኝም እኔ የለመድኩት ጸጥ ያለና ሰዎች ብዙ የማይንጫጩበት ቦታ ላይ መቀመጥ ነው። ይህ ደግሞ መንፈሴ እንዲረጋጋና። ስራዬን በተመስጦ እንድሰራ ያግዘኛል። በስራዬም ውጤታማ እሆናለሁ። ጫጫታ ሲሆን ግን ሀሳቤ ይበታተናል። የምናገረውንና የምሰራውን ማዋሃድ አልችልም። አይምሮዬም በትክክል ማሰብ አይችልም። በተቻለ መጠን ጸጥ ያለ ቦታ ላይ ስራን መስራት እመርጣለሁ። ጫጫታ በሚኖርበት ሰዓትም ዝም ብዬ አዳምጣለሁ። ሰዎች የሚሉትንም ለመረዳት እሞክራለሁ። እኔ ጫጫታ ውስጥ አልካፈልም። ሰዎች የሚጨነቁና የሚደነግጡ ይመስለኛል። የህዝብ ትራንስፖርት ውስጥ ጫጫታ ይበዛል። ብዙ ሰው የራሱን ሀሳብ ብቻ ስለሚያወራ። ለሌላው ድምፁ ጎልቶ ይሰማል። የሚሰማውም ሰው ሊረበሽ ይችላል። ሌሎች ተሳፋሪዎች ተናደው አስተያየት ይሰጣሉ። ለሹፌሩና ለረዳቱም ቅሬታቸውን ያቀርባሉ። ጫጫታ ይረብሻል። ምክንያታዊ ካልሆነ በስተቀር መደማመጥ አይቻልም። አንዳንድ ጫጫታዎች ምክንያታዊ አይደሉም። ሰዎችን ይረብሻሉ። ለጆሮም ጥሩ አይደለም። በጥሩ ካልሆነና በሚጮህ ድምጽም ጆሮ ሊታመም ይችላል። ጫጫታ ልጆችንም ይረብሻቸዋል። ትምህርት ቤት አካባቢ ጫጫታ በሚኖር ሰዓት ልጆች ሊረበሹ ይችላሉ። ተረጋግተው መማርም አይችሉም። ክፍል ውስጥ ማስተማርና መማር ይከብዳል። አስተማሪ ሲያወራ ተማሪዎች መስማት አይችሉም። ጫጫታው ስለሚረብሻቸው ሊደነግጡና ሀሳባቸው ሊሰረቅ ይችላል። በተቻለ መጠን ትምህርት ቤቶች ሲሰሩ ወይም ደግሞ ጫጫታ የሚፈጥሩ ነገሮችን ከአካባቢው ላይ መዝጋትና ማጥራት ያስፈልጋል

አካባቢዬን እወደዋለሁ። እኔ የምኖርበት አካባቢ ዛፎች ወይም ደግሞ የመንግስት ጥብቅ ደን ያለበት ቦታ ነው። በጣም አረንጓዴና አየሩም ነፋሻማ ነው። እኔ የተወለድኩት እዛ ነው። አካባቢው ደስ ይላል። ክረምት ላይ ዝናብ ይበዛበታል። በጋ ላይም መጀመሪያ ላይ ቅዝቃዜ ይኖራል። ሙቀቱም ብዙም የሚባል አይደለም። ለመኖሪያነት የሚመረጥ ቦታ ነው። ሰዎች ቅዝቃዜውን ፈርተው ወደዛ መምጣት ይፈራሉ። አንዳንድ ጊዜ ግን ከገቡ በኋላ ረጅም ቦታ ይኖራሉ። ቤት ገዝተውና ሰርተውም እዛው ውስጥ መኖር ይመርጣሉ። አካባቢዬን የምወደው ለዛ ነው። ሙቀት ቦታ ላይ ረጅም ጊዜ መቆየት አልችልም። ቅዝቃዜ ስላለው አየሩ ነፋሻማና ደስተኛ ያደርጋል። ዛፎቹም በመንግስት ስለሚጠበቁ አይቆረጡም። ዝናቡም ይበዛል፣ ሰዎችም በዚህ ይሰላቻሉ። ቅዝቃዜውም ከሌላ ቦታ የተለየ ነው፣ ብዙ ነገር ያመጣል።

ስልጠና እወስዳለሁ አሁን በምሰራበት መስሪያ ቤት ውስጥ በተለያየ የትምህርት ዘርፍ አጭርና ረጅም የሚባሉ ስልጠናዎች ይመጣሉ። አላማቸውም ሰዎችን አሁን ካሉበት የትምህርት ደረጃ ላይ ከፍ ለማድረግና በስራቸውም ውጤታማ እንዲሆኑ ማስቻል ነው። እኔም የዚህ እድል ተጠቃሚ ሆኜ አውቃለሁ። ከስራዬ ጋርና ከሙያዬ ጋር ተያያዥ የሆኑ የተለያዩ ስልጠናዎችን ወስጃለሁ። ከዚህ በተጨማሪ በራሴ በበይነ መረብ በመስመር ላይ የተለያየ ስልጠና ወስጃለሁ በዚህም ደግሞ ሰርተፊኬትና ማበረታቻዎችን አግኝቻለሁ። ስልጠና መውሰድ የሚጠቅመው ራስን ለማጎልበትና የተሻለ ቦታ ለማድረግ ነው። አጫጭር ስልጠናዎች ከስራ ጋር ስለሚያያዙ ራስን ለመለወጥ ይረዳሉ። ረዘም ላለ ጊዜ የሚሰጡ ስልጠናዎች ደግሞ የስራ ዘርፍን ለመቀየርና የተሻለ ገቢን ለማግኘት ይረዳሉ። ሰው እውቀቱ ሲጨምር ገቢውም እየተስተካከለ ይመጣል። አንዳንድ ጊዜ በአንድ እውቀት ላይ ብቻ መመርኮዝ ይጎዳል። የብዙ እውቀት ባለቤት መሆን ስራንም እድልንም ያመቻቻል። ሰው ገንዘብ ሲያገኝና እውቀትም የተሞላበት ሲሆን ማስተዳደሩን ይችልበታል። ነገር ግን እውቀት የሌለበት ገንዘብ ማስተዳደር ያስቸግራል። ሰዎች ሀብታም ሲሆኑ እውቀታቸው ከቀነሰባቸው ገንዘባቸውን ማስተዳደር ይከብዳቸዋል። ስለዚህ ከእውቀት ጋር የኖረ ገንዘብ እየጨመረ ይሄዳል እንጂ አይቀንስም። እውቀት መቼም ቢሆን አይነጥፍም። ሰዎች ስልጠና በሚወስዱበት ሰዓት አይምሯቸውን ክፍት ማድረግና ከስልጠናው በኋላ ሊሰሩበትና ሊለወጡበት እንደሚችሉ ማመን አለባቸው። በዚህም ደግሞ ብዙ ሰው ተጠቃሚ ሆኗል። እኔ በወሰድኳቸው ስልጠናዎችም ራሴንም ቤተሰቤንም ለመቀየር ችያለሁ። አሁንም የተለያዩ ስልጠናዎችን በመስመር ላይ እየወሰድኩኝ እገኛለሁ

በመታጠቢያ ቤት ውስጥ እዘምራለሁ። በተለይ ደግሞ መንፈሳዊ የሆኑና እኔን የሚያረጋጉኝ መዝሙሮችን እዘምራለሁ። ልጅ እያለን ደግሞ ትምህርት ቤት የተማርናቸውንና አስቂኝና አስደሳች የሆኑ መዝሙሮችን እንዘምራለን። ረዘም ላለ ጊዜ መታጠቢያ ውስጥ የምቆይ ከሆነ ረጅም መዝሙሮችን ሁለት እና ከዚያ በላይ እዘምራለሁ። መንፈሴም ይታደሳል። ስታጠብም ቅልል ይለኛል። እኔ ለመታጠብ የምመርጠው ቀዝቃዛ ውሃ ነው። ምክንያቱም ሰውነቴ ይፍታታልኛል በሙቅ ውሃ በምታጠብ ሰዓት ሰውነቴ ይተሳሰራል። ደስተኛ አልሆንም። ቅዝቃዜ በሚኖር ሰዓት ግን እየዘመርኩኝ ስለምታጠብ እሱ ያስደስተኛል። ብዙ ጊዜ ከልጆች ጋር ተሰብስቤ መዝሙሮችን እዘምራለሁ። ስለ ቀይዋ ወፍም ደጋግመን እንዘምራለን። የቀይዋ ወፍ ተፈጥሮ ያስደስተናል። ቤታችን ውስጥ የምትገባና በመስኮት የምትወጣ ይመስለናል። ልጆችም ይህንን መዝሙር ደጋግመው ይዘምሩታል። ገላቸውንም ሳጥባቸው አንድ ላይ እንዘምራለን። በዚህም ደስተኛ ናቸው።

በስራዬ ጥሩ የሚባል ተነሳሽነት አለኝ። ጠዋት ወደ ስራዬ ስገባ ምን መስራት እንዳለብኝ ጽፌ አዘጋጃለሁ። በሱ ቅደም ተከተል መሰረት እሰራለሁ በዚህም ደግሞ ተነሳሽነቴ ይጨምራል። ስራዬን አጠናቅቄ ወደ ሌላ ተግባር እሄዳለሁ። ስራዬን በምሰራበት ሰዓት የሚያቋርጠኝን ነገር አልጠቀምም ከሰዎች ጋር ብዙ አላወራም። ስራዬን በትኩረትና በተነሳሽነት አከናውናለሁ በዚህም ውጤታማ እሆናለሁ። ተደራራቢ ስራዎችን በአንድ መጨረስ እችላለሁ። ስራ ሲበዛብኝ ለሰዎች አካፍላለሁ እኔ የተረዳሁትንም እንዲረዱ አስችላለሁ። ሰዎችን በምችለው ሁሉ ለመጥቀም አስባለሁ። ተነሻሽነት እንዲኖራቸውና ትጉህ እንዲሆኑ እረዳቸዋለሁ። በስራዬ ውጤታማና ደስተኛ ነኝ። ይህንንም የማደርገው በፕሮግራም እና በቅደም ተከተል ስራዎችን ስለማከናውን ነው። ከስራ ሰዓት ውጪ ራሴን ዘና የማደርገው በሙዚቃ ነው። ይህንንም ሳደርግ የስራ ጫና የነበረብኝን ያቀልልኛል። በስራዬም ደስተኛና ተነሳሽ እንደሆን ይረዳኛል

ማቅረቢያ ማድረግ እችላለሁ። ፕሮግራም አውጥቼ ስራዬን በሪፖርት መልክ አዘጋጅቼ ማቅረብ እችላለሁ። ይህንንም የማደርገው በአመት ሶስት ጊዜ ነው። የመጀመሪያው ሶስት ወር ላይ ሪፖርት አቀርባለሁ። ለዚህ ደግሞ አጭር ማስታወሻ አዘጋጅቼ ስለ ሪፖርቱ ተዘጋጅቼ ማቅረብ አደርጋለሁ። በስራ ሰዓት ላይም ጥንቃቄ የተሞላ ነው።

ማሸለፍ እችላለሁ። በስራ ሰዓት ሰውነቴ ሲደክም ለተወሰነ ደቂቃ አሸልባለሁ ወንበሬ ላይ ወይም ደግሞ ጠረጴዛዬ ላይ ለአስር ወይም ለሃያ ደቂቃ አሸልባለሁ። በዚህም የደከመ አይምሮዬ እንዲፍታታና በአዲስ ሞራል ወደ ስራ እንድገባ ይረዳኛል። ቤት ውስጥ በመሆን ሰዓትም ለአንድ ደቂቃ ወይም ለአምስት ደቂቃ አይኔን ጨፍኜ አሸልባለሁ። አይምሮዬ ይነቃቃል ቡና ወይም ሻይ ስለማልጠቀም በማሸለብ ድካሜን እረሳለሁ። በአዲስ መንፈስና ሞራል ወደ ስራ እገባለሁ። በስራዬም ውጤታማና ደስተኛ እንድሆን ያደርገኛል። ከስራ ሰዓት ውጪ ደግሞ የተወሰነ መንገድ የእግር ጉዞ አደርጋለሁ በዚህም ሰውነቴ ይፍታታል። የልብ ምቴም ይስተካከላል ምግብ በምበላ ሰዓትም ድካም አይኖረኝም። ጥሩ የምግብ ፍላጎት እንዲኖረኝ ያስችለኛል ምግብም ሆዴ ውስጥ አይከብደኝም። እኔም በማሸልፍ ሰዓት ጥሩ እንቅልፍ እተኛለሁ። ሰዎችም በዚህ ያደንቁኛል። እኔም ልምዴን አካፍላለሁ

በመሬት ላይ መቀመጥ ይመቸኛል። አንዳንድ ጊዜ ቤት ውስጥ ፊልም በማይ ወይም ደግሞ ረጅም ስራ በምሰራ ጊዜ መሬት ላይ እቀመጣለሁ። ቀዝቃዛ ከሆነ ግን ጨርቅ አነጥፋለሁ። ቅዝቃዜው ወደ ሰውነት ከገባ ህመም ያስከትላል። በህመም ጊዜ ደግሞ ማስታገሻ መድሃኒቶችን መውሰድ አለብኝ። ከዛ ውጪ መድሃኒቶቹ ከተወሰዱ ይጎዳሉ። ብዙ መድሃኒት አልጠቀምም።

ማደንዘዝ አልወድም። ማደንዘዝ ማለት ሰዎች ወደ ህክምና በሚገቡበት ሰዓት በሚሰጣቸው መድሃኒት ወይም በሚሰራላቸው የህክምና አይነት መሰረት ህመሙን እንዳይሰማቸው የሚያደርግ መድሃኒት ይመስለኛል። እኔ ከዚህ በፊት አንድ ጊዜ ተጠቅሜያለሁ። ብዙ አልደነዘዝኩም። ምክንያቱም የተሰጠኝ ግማሽ ቦታ ላይ ስለሆነ እየሰማሁ ነው ስራው የተሰራው። እኔ ማደንዘዝ ሲባል የሚመጣልኝ እሱ ነው። ስራዎችን ለመስራትና ህክምናን ለማከናወን የሚጠቅም የአሰራር ሂደት ነው። ሰዎችም በዚህ ሲጠቀሙ አይቻለሁ። እኔም ከዚህ በፊት ተጠቅሜያለሁ። ብዙ ሰዓት ደንዝዤ አልቆየሁም። መድሃኒቱ ከውስጤ ሲያልቅ መንቃት ችያለሁ። እንዲሁም ደግሞ ወደ ነበርኩበት የጤና ሁኔታ ተመልሻለሁ። በህመም ምክንያት ሳይሆን በሌላ ጉዳይ ነው። እኔ ማደንዘዝ ሰጥቼ አላውቅም። በዚህ የሰለጠኑ እራሳቸውን የቻሉ ባለሙያዎች አሉ። ስራውንም የሚያከናውኑት በጥንቃቄ ነው። ትላልቅ ሰዎች ማደንዘዣ ሲሰጣቸው የማይነቁበት ሁኔታ አለ። ህይወታቸውም ሊያልፍ ይችላል። በዚህ ደግሞ የሚሰጡት ሰዎች ጥንቃቄ ይገባቸዋል።

በቀን ውስጥ አምስት እና ከዚያ በላይ ኢሜል እልካለሁ። ይህንን የማደርገው ደግሞ ከስራ ባህርዬ አንፃር ነው። የተለያዩ ደብዳቤዎችንና መጠይቆችን ለተለያዩ ድርጅቶች እልካለሁ። መልስ እስኪሰጡኝ እጠብቃለሁ። በሰጡኝ መልስ መሰረት እኔም ተጨማሪ ማብራሪያ እልክላችኋለሁ። ኢሜሎችን ብዙ ጊዜ እጠቀማለሁ። የስራ ማስታወቂያዎች ሲወጡ ለሌሎች ሰዎች በኢሜል አስተላልፋለሁ። እሱን ተከትለው የሚያስፈልገውን ነገር አያይዘው እንዲልኩ አደርጋለሁ። ስራ በሚወጣበት ሰዓትም ማስታወቂያውን በእሱ እልክላችኋለሁ። እኔም ደግሞ መታወቂያዬንና ሌሎች ማስረጃዎችን አንድ ላይ አሰባስቤ ኢሜል ላይ አስቀምጣለሁ። ስራ ወይንም ትምህርት ሳመለክት በቀላሉ ከኢሜል ውስጥ አውጥቼ እልካለሁ። ይህም ደግሞ ከወረቀት ጋር እንዳልገናኝ አድርጎኛል። በማንኛውም ቦታ የምፈልገውን መረጃ እንዳወጣና እንድልክ እና መልስ እንድጠብቅ አድርጎኛል። አምስት ኢሜሎችን የምልከው ለድርጅቶች ነው። የተለያየ የስራ ዘርፍ ላይ ስለሚገኙ ያሉበት ሁኔታን እንዲያውቁት ለማድረግ ነው።

እኔ የምመርጠው የሙቀት መጠን መካከለኛ ወይም ደግሞ ቀዝቃዛ የሚባል ነው። ተወልጄ ያደግኩት ቅዝቃዜ ያለበት አካባቢ ስለሆነ ከፍተኛ የሙቀት መጠን ያለበት ቦታ ላይ ረጅም ጊዜ መቆየት አልችልም። ምክንያቱም ሰውነቴ መቋቋም አይችልም። እኔም ደግሞ ቅዝቃዜ ቦታ ላይ ስሆን ብዙም ልብስ ባልለብስም እንኳን ቅዝቃዜውን መቋቋምና ረጅም ጊዜ እዛ ውስጥ መኖር እችላለሁ። ይሄን ከልጅነቴ ጀምሮ ስለማመደው የኖርኩት ነው። ለስራ ጉዳይ ወደ ሞቃት አካባቢ ስሄድ ብዙ ጊዜ ስሜቴ ይቀያየራል። ከሰዎች ጋር መግባባትም ያቅተኛል። በተለይ በመኝታ ሰዓት ሙቀት በሚሆን ጊዜ በጣም ስለሚረብሸኝ ጥሩ እንቅልፍ አልተኛም። እንዲሁም ደግሞ ቅዝቃዜ በሚሆንበት ሰዓት ጥሩ እንቅልፍ ለመተኛትና መንፈሴን ለማደስ ይረዳኛል። በብርድ ሰዓት ብዙ ልብስ አልደርብም። ሙቀት በሚሆን ጊዜ ግን ልብስ ብዙ አልጠቀምም። ሙቀቱ ሰውነቴ ላይ በጣም ለውጥ ያመጣል። ፊቴ ላይ በተለይ በግልጽ ይታያል። ቅዝቃዜ ሲሆን ግን ብዙም አይሰማኝም። ጤንነትም ይሰማኛል የምግብ ፍላጎቴም ጥሩ ይሆናል።

ለበጎ አድራጎት ሰርቼ አውቃለሁ። የሁለተኛ ደረጃ ተማሪ እያለሁ በክረምት ወቅት ማለትም ትምህርት በሚዘጋ ጊዜ የበጎ አድራጎት ስራን እንሰራለን። ይህንንም የምናደርገው የአንደኛ ደረጃ ተማሪዎችን በየክፍላቸው በመለየት እንዲሁም ደግሞ እኛ የተረዳነውንና ጥሩ የማስተማር ችሎታ ያለንን የትምህርት አይነት በመምረጥ እነሱን እናስተምራቸዋለን። ይህንንም ስራ የተማርኩት ከጓደኛዬ ነው። እሷ የተለያዩ የበጎ አድራጎት ስራዎችን ትሰራለች። እኔም ደግሞ ከእሷ ጋር በመሆን እነዚህን ስራዎች አብሬ ሰርቻለሁ። በስራውም የመንፈስ እርካታንና የአእምሮ ደስታን ይሰጣል። ልጆቹም ብዙ ትምህርት ያገኛሉ። በቀጣይ አመት ወደ መደበኛ ትምህርት ሲገቡም ብዙ እውቀት ይዘው ይሄዳሉ። በበጎ አድራጎት ስራ ምንም አይነት ክፍያ አንጠይቅም። የምንሰራውም ለህሊናችን ነው። በዚህም ደግሞ ሰዎችን ማስደሰትና ልጆችን ማበርታት ይጠቅማል። በዚህ ያለፉ ልጆችም በኑሯቸው በትምህርታቸው ደስተኛ ናቸው። በጎ ፈቃደኝነት ለአእምሮ ጤንነት ይጠቅማል።

እኔ ከአትክልቶች የምወደው ቲማቲምን ነው ሁሉንም አትክልቶች እወዳለሁ ግን ቲማቲም በልዩነት እወዳለሁ። ማንኛውም ምግቤ ላይ ቲማቲም ይህም ደግሞ ምግቡን እንዲያጣፍጥ ይረዳኛል። ቲማቲምን በጥሬና ከምግብ ጋ በስሎ እመገባለሁ። ለጤናዬና ለቆዳዬ ይጠቅመኛል። ብዙ ጊዜ የምጠቀመው ቲማቲሙን ፈቅፍቄ ከሽንኩርት ጋር አንድ ላይ በማዋሃድ ነው። ጥሬ ስጠቀም ደግሞ ከሰላጣ ጋር ነው

ማዕድን እጠቀማለሁ የተለያዩ ጌጣጌጦችን ለማድረግ እና እንዲሁም ደግሞ ገበያ ላይ ለመሸጥ ማዕድኖችን እጠቀማለሁ። ለምሳሌ ጆሮዬ ላይ እጄ ላይ እንዲሁም ደግሞ አንገቴ ላይ የወርቅ ማዕድን ጌጣጌጦችን እጠቀማለሁ። በዚህም ደግሞ ውበትን ይጨምርልኛል። በተጨማሪ ደግሞ ማአድናትን ገዝቼ በማስቀመጥ ረጅም ጊዜ ከቆዩ በኋላ ዋጋውን ጨምሬ እሸጠዋለሁ ይህም ደግሞ ገንዘብ ቁጠባን ያስተምረኛል። የድሮ ሰዎች ገንዘብን የሚቆጥቡት ወርቅ ማዕድንን በመግዛት ነው። ለምሳሌ አስር ሺህ ብር የተገዛ የወርቅ ማዕድን ከአምስት አመት በኋላ ሰላሳ ሺህ ብር ይሸጣል። በዚህም ደግሞ ትርፋማ መሆን ይቻላል። ብሩም ጥቅም ላይ ይውላል። በዛ ሰዓት የተቀመጠ ብር ባንክ ውስጥ ከሆነ ለሌላ አገልግሎት ስለሚውል ብዙ ጥቅም ላይኖረው ይችላል። ወርቅ ላይ እና ማዕድን ላይ የተቀመጠ ብር ግን በድጋሚ ስለሚሸጥ ብሩም ዋጋ ይኖረዋል። ወርቁም እና ማዕዐድኑም ደግሞ በአግባቡ ጥቅም ላይ እንዲውል ያስችለዋል

የሽያጭ ግቦች አሉኝ አሁን እጄ ላይ ያሉትን እቃዎች በሙሉ በትንሽም ሆነ በተመጣጣኝ ዋጋ ከሸጥኩኝ በኋላ። ለሰው የሚጠቅምና ባደረኩት የገበያ ጥናት መሰረት እዛ አካባቢ ላይ የሚፈለጉ እቃዎችን። በቅናሽ አምጥቼ ወደ ገበያ ለማዋል የሽያጭ ግብ አለኝ

እኔ ወደ ስራ የምሄደው የህዝብ ትራንስፖርትን ተጠቅሜ ላይ ጠዋት ላይ ቁርስ ከበላው በኋላና ስራዬን ካጠናቀኩ በኋላ ከምኖርበት አካባቢ ወጣ ብዬ ሁለት ኪሎ ሜትር በእግሬ እጓዛለሁ ከዚያም የህዝብ ትራንስፖርት ባስ እጠቀማለሁ ይሄ ደግሞ ረጅም መንገድ ይወስደኛል ወደ ስራዬ ከሚሄድበት አቅጣጫ በተመሳሳይ ደግሞ ሌሎች ባሶችም ይሄዳሉ ስለዚህ አንዱን ባጣ በሌላኛው እጠቀማለሁ ባስ ለሰዎች የሚጠቅመው በትንሽ ክፍያ ረጅም መንገድ መውሰድ መቻሉ ነው። ከስራ በምወጣበት ሰዓት ደግሞ መስሪያ ቤቱ እንደ አጠቃላይ ያዘጋጀው ሰርቪስ አለ። በሱ ተጠቅሜ እስከ መኖሪያዬ ድረስ እሄዳለሁ ከዛም ደግሞ አንድ ነጥብ አምስት ኪሎ ሜትር የሚሆነውን መንገድ በእግሬ እራመዳለሁ። ይህንንም የማደርገው የእግር ጉዞ ማድረግ ለጤናም ሆነ ለሰውነት ጠቃሚ ስለሆነ ነው። አይምሮም ደግሞ በስራ በሚዝልበት ሰዓት በእግር እንቅስቃሴ ሲደረግ ጥሩና መንፈስን ያድሳል። የእግር ጉዞ አስፈላጊ ነው

ሌሎችን ማበረታታት እችላለሁ፤ ከእኔ በእውቀትም ሆነ በኑሮ ሁኔታ የደከሙና በጣም የተሰላቹ ሰዎችን በማገኝበት ሰዓት እንዲጠነክሩና ከአላማቸው እንዳይዘናጉ አበረታታቸዋለሁ፤ ይህንንም የማደርገው ከራሴ ተሞክሮ በመውሰድ ነው እኔ ያለፍኩትን የህይወት ውጣ ውረድ በማስረዳት።